ኮከቦች መመልከት ትወዳለህ ወይ? ለሚለው ጥያቄ ኮከቦች መመልከት አዎ እወዳለሁ። ነገር ግን ኮከቦች በብዛት አይወጡም ያወቅታላቸው ክረምት አካባቢ ዝናብ ሊሆን ስለሚችል ሰማዩ በዳመና ስለሚሸፍን በብዛት ኮከቦች አይስተዋሉም ማለት ነው። ነገር ግን በፀሐያማ አካባቢ በበዛት ስለሚወጡ አዎ እመለከታለሁ

እውነቱን ለመንገር ከወቅቶች ሁሉ በጣም የሚመቸኝና ደስ ብሎኝ የማሳልፈው ወቅት የክረምት ወቅት ነው ማለት ነው። ምክንያቱም የክረምት ወቅት አንደኛ ትምህርትም የለም። ጊዜውም ከፊል ዝናባማ ስለሆነ በጣም ደስ የሚልና በጣም የማይጠገብ ጊዜ የማሳልፈው ክረምት ላይ ነው

በአደባባይ መናገር ትችላለህ ወይ? በአደባባይ መናገር ያው እንደምናውቀው በጣም በራስ መተማመን ይፈልጋል በራስ መተማመናቸው በጣም ከፍተኛ የሆኑ ሰዎች በአደባባይ ላይ ቆሞ የመናገር ድፍረት አላቸው ማለት ነው። ስለዚህ በራስ መተማመን በጣም የሚባል ስላይደለ። እናገራለሁም አልናገረምም አልልም